ትምህርት ትምህርት ምንድነው? የሚለው የሚል የሚለው ስራ ምንድነው? የሚለው የሚል የሚል ስራ የምንመኘው ስራ። ሶሻል ሚዲያ ኦርጋናይዘር ነው መሆን የምፈልገው እና ኮንተንት ክሬተር ነው መሆን የምፈልገው። እንግዲህ በዚህ ሰዓት ኮንተንት ክሬተር ለመሆን የተለያዩ የኤዲቲንግ ስኪሎችን ማወቅ ያስፈልጋል ማለት ነው። እነሱን ስኪሎችም እኔ በቻልኩት አቅም እየተከታተልኩኝ እየተለማመድኩኝ እገኛለሁ ማለት ነው። ብዙ ስኪሎችን ለማግኘት አሁን ላይ ደግሞ ስኪሎችን ለማግኘት በጣም ቀላል ነው። ምክንያቱም አንድ ሰው ቤቱ ላይ ቁጭ ብሎ ብዙ ነገሮችን መማር ብዙ ስኪሎችን ማወቅ ብዙ እውቀቶችን መሸምት ይችላል ማለት ነው። እሱን ተጠቅሜ እንግዲህ በተለያዩ ሶሻል ሚዲያዎች ላይ የኦንላይን ትምህርቶችን ለመማር ሞክሬያለሁ። በሱም ብዙ ልምድ እና እውቀት አግኝቼበታለሁ ማለት ነው። ከነበረኝ እውቀት ላይ የተሻለ እውቀቴን ጨምሮልኛል። እሱን ጨምሮልኛል ማለት ነው። እና እንግዲህ እሱን ለማድረግ ማለት ነው እኔ በዲጂታል ማርኬቱ ላይ የራሴን አሻራ አስቀምጬ ማለፍ የምፈልግ ማለት ነው። እሱን መስራት እሱን ለመስራት ያስፈልጋል ስለዚህ የቴሌ ቪዲዮ ኤዲቲንግ ስራዎችን መስራት። ለመስራት ብዙ ትምህርቶችን መማር አንድ ሰው ስፔሻላይዝ አድርጎ መውጣት አለበት ማለት ነው። ስለዚህ ኮንተንት ኮንተንት ክሬተር እና ሶሻል ሚዲያ ኦርጋናይዘር ለመሆን በደንብ ከእኛ የሚጠበቁ ነገሮች እነዚህ ናቸው። ስለዚህ እነሱን ለማሟላት ደግሞ የተለያዩ ኢንስትራንመንቶችን ማሟላት እውቀቱን በደንብ ለመያዝ ኢንስትሮመንቶችን ማሟላት ስለሚያስፈልግ ለማድረግ ነው ማለት ነው። ስለዚህ የምመኘው ስራ እኔ በጣም ደስ የሚለኝ ስራ። በእውነቱ ደግሞ ሰዎችም ከሚሰሩት በሚሰሩት ልክ ገቢ የሚያገኙበት ነው። እንግዲህ አለማችን ላይ የተለያዩ ተጽዕኖ ፈጣሪ የምንላቸው ሰዎች ሶሻል ሚዲያን በመጠቀም የተለያዩ ገቢ እያገኙ ስለሆነ። አለማችን ላይ ተጽዕኖ መፍጠር የሚችል ቢዝነስ ስለሆነ በሱ ዙሪያ ኤክስፐርት ያደረገ ሰው አሪፍ የሆነ ኢንከም ይኖረዋል ማለት ነው። ስለዚህ በሰይድ ህዝልም ሆነ እንደ ፐርማነንት ወርቅ ወይም በቋሚ ስራ እሱን የሚሰሩ ሰዎች ውጤት ታማኝ መሆን ይችላል ከፍተኛ ነው። ግን አንድ ቻይና ወጣት አድርጎ ለመውጣት በጣም ስለሚከብዝ እገዛዎችን ይፈልጋል